እኛ ቤት ይሄን ያህል ስርዓት የለም እንደዚህ አይነት እምናደርግበት። ስለዚህ ብዙ ጊዜ ማዕድን እጠቀማለሁ ለማለት ይከብደኛል። ያው የምቀመጥበት ራሴን የምበላበት ቦታ አለ። ነገር ግን በትክክል የመብላትን ባህል አሁን ትተነዋል። ድሮ ነበረ ኢትዮጵያውያን በአንድነት የምበላው አሁን ግን አልበላም።

እኔ የምጠጣ ውሃን የምቀደው የምጠጣው ከማጣሪያ ውሃ ነው እኛ ቤት በቅርቡ ነው የሚጠጣው ውሃም ከዛ የገባው። እንግዲህ የመጠጥ ውሃ ከተባለ ነው ያ ያ ግን አንዳንዴ ነው የሚሆነው። ብዙ ጊዜ ስናደርግ ግን አንድ የምናደርገውም ነገር። ከ ከምንጭ ውሃ ነው የምንጠጣው ማለት ነው። ፊት ለፊታችን ምንጭ አለ እና የቦኖ ውሃም ስለሆነ ውሃ የሚጠፋበት ጊዜ አለ። በነዛ ጊዜያቶች ውስጥ ተሰልፈን በስትክክል ሂደን ከዛም እናገኛለን። ስለዚህ ከቦኖ ዉሀም እንጠጣለን።

አዎ አስተያየት መቀበል በጣም እወዳለሁኝ። እንደው አስተያየት ለሁሉ ነገር ያስፈልገኛል ብዬ አስባለሁኝ። ጥሩም በምሰራም ጊዜ መጥፎም በምሰራም ጊዜ አስተያየቶች ይጠቅማሉ ብዬ አስባለሁኝ። ግን አሁን የሚሰጠውን ሰው አስተያየት ይወስናል ማለት ነው የሚሰጠው ሰው ይወስናል። ከማምነው ሰው ነው። በስትክክል ከዚህ ፊት እንድታመነው ዘንድ ያሳመነኝ ሰው አብደው ዘንድ የሆነን ስራ የሰራ ሰው ነው። እንደዛ ከሆነ ከዛ ሰው የምቀበለው አስተያየት በደንብ በስርዓት ተጠንቅቄ የምመለከተው እንዲሁም አክብጄም ደግሞ የምተገብረው ይሆናል። ነገር ግን አሁን ጠላቴ በመጥፎ መንገድ ሊሰጠኝ ይችላል። በስህተት ደግሞ አንድ ሞኝ የሆነም ሰው እኮ አስተያየት ይሰጣል አይደለ? ሁሉንም ግን መቀበል ባይሆንም መገምገም ከዛ በኋላ መቀበል እንደዛ ማድረግን እመርጣለሁ።

ስንት ስትራስ ትጠቀማለህ? እኔ የምጠቀመው ትራስ ያው እኔ እስከመጀመሪያው እስከማቀውም አንድ ትራስ ብቻ ነው ከልጅነት በስትክክል አንድ ትራስ እጠቀም ነበር። ነገር ግን አሁን ባለሁበት የሆነ ሰዓት ላይ አልጋው ተበላሽቶ ነበር ወደ ውስጥ ይገባ ነበር ስለዚህ ዝቅ ብሎ እኔ ትራሴ አንገቴ ጋ አካባቢ ደግሞ ትንሽ ከፍ ስለሚል ትንሽዬ ሆኖ የሶፋ ትራስ እጠቀም ነበር። ማለት ትንሽ አንድ ላይ ሆኖ እንደዛም ያሳለፍኩት ጊዜ አለ። አሁን ደግሞ የምጠቀመው በትክክል ትክክለኛውን ትራስ ነው። ከዛ ደግሞ የሶፋ ትራስም ደርቤበት ነው የምጠቀመው። ስለዚህ ሁለት ትራስ ማለት እችላለው

አዎ በብእር እና በእርሳስ መጽሐፌ እንግዲህ ምንድነው አሁን ድሮ ነበር። በእርሳስ የምጽፈው አሁን የሚያስፈልጉ ሁኔታዎች ራሱ ቀንሰዋል። አሁን እኔ ከዘጠኝ እስከ አስራ ሁለት ባሉት መካከል ላይ ነኝ። እና በእነዚህ ላይም የተለዩ ቲዲ የሆኑ ወይም ስዕል የሚፈልጉ። ማትስ ራሱ ብዙ እንትን እርሳስ የሚጠይቅ ነገር አይደለም። ለዛ እርሳስን አሁን ብዙ መጠቀም አቁመያለው። ነገር ግን በብእር ነው ሌሎች ነገሮችን የምሰራው የሚያስፈልጉ ነገሮችን የምጨርሰው። ኖቶች ለመያዝ ያው ለብዙ ነገር እንጠቀማለን ያው ቸርችም በምሰራበት ጊዜ እንደዚህ አይነት ሰአቶች ላይ። ብእርን ነው ስለዚህ ብእር ይቀለኛል። ከድሮ ጀምሮ አያያዜም የተለየ ነው። ግን ያው በብእር ስጠቀም ጊዜ ሰዎች በዛኛው ይስቁብኛል ይቀልዱብኛል ግን። ዋናው መጽሐፌ ነው በሚለው ለቤተክርስቲያንም ትምህርቶች። የተለያዩ የትምህርት ቤት ጉዳዮች አሳይመንቶችም ሲሆኑ በጥቁር ቀለም ብዙ ጊዜ አሳይመንቶችን እነዚህን ደግሞ ስራዎች ሲሆን ደግሞ በኖርማል በሰማያዊ ቀለም ብእር እጠቀማለሁኝ።

ለኔ የሚመቸኝ የምለው ባል ቢኖር የ እንግዲህ የገና ጊዜ የሚከበረው ነው። በቅርቡም አልፎ ነበረ እንግዲህ ግን ጊዜ ታሪካችን የጀመረበት ነው ስለተወለደም ነው የተወለድነው በሚለው። በጣም ብዙ ትውስታዎች አሉኝ ስለዚህ ከገና ጋር በደንብ እስማማለሁኝ። እና ደስ ይላል።

አሁን ያለሁበትን አካባቢ አዎ አወደዋለሁኝ። ያው ከድሮ ባይሻልም ማለት አለብኝ ምክንያቱም ድሮ የነበርንበት ቦታ በጣም ደስ የሚል ነበር ያምርም ነበረ። ያ አሁንም ሰፋ ያለ ለመጫወትም የሚመች ስፖርትም ለመስራት የሚመች እንዲሁም ያው ቀዝቀዝ ያለ ቦታ ላይ ነው የደረስነው አሁን ባለንበት ቦታ። እና ያንን ሙቀት ተለምዶ ሀዋሳ ላይ ነበር አሁን ደግሞ ሆሳእና ነን እና ሆሳእና ላይ ባሉ ቅዝቃዜዎች ለመላመድ እየሞከርንም ነው። ግን እዚህ አዳዲስ ነገሮችም አሉ ብዙ። እንግዲህ ከቋንቋ አንፃር አዲስ ነው ሃዲያ ነው እዚህ የምናወራው ሃዲይሳ ቋንቋ ይባላል። እንዲሁም የተለያዩ ባህሎች አሉ። ደስ የሚሉ ነገሮች አሉ ዝምድና አለ። የሰዎች አንድነትም በጣም ደስ ይላል። ሆሳዕናም የምትታወቀው የክርስቲያን ሀገር በመባል ነው። እና ብዙዎች በመንገድ ላይ ስንሄድ ብዙዎች ክርስቲያን ስለሆኑ የምንሰማው መዝሙሮችን ነው። የቃል ስብከቶች ራሱ ይኖራሉ ወንጌል በየጊዜው ይሰበካል ማለት ይቻላል። ስለዚህ ከዚህ አንፃር ያው እወዳታለሁ ማለት አለብኝ። እንዲሁም ፊት ለፊታችን ደግሞ ምንጭ እንደሆነ አለና ወንዝ እንደሚባለው ከፊት ለፊታችን የሚፈስ ምንጭ አለ። እንደዚህ ሁሉ አስገብቼ እወደዋለሁ ማለት እችላለሁ። እንዴ የመጨረሻም ነገር አሁን የራሴም ክፍል አለኝ ማለት እችላለሁ እና። ከተለያዩ ነገሮች አንፃር አዎ አካባቢው በጣም ደስ ይለኛል።

ሰዎችን በአይን ትመለከታለህ ለሚለው ጥያቄ እኔ እንግዲህ ሁለት አይነት መልስ ነው ያለኝ። ሶ የመጀመሪያው መንገድ ምንድነው? እንዲሁ የምመለከትበት ጊዜ አለ ችግር የለውም ምንም ሳይጨንቀኝ የማይበት ጊዜ አለ። ለዚህ ማብራሪያውን አስቀምጣለሁ። ሁለተኛው ደግሞ ለማየትም ሰላም ለማለትም እንዲሁም ሰውን ለመቅረብ ራሱ የምፈራበት ጊዜ አለ ማለት ነው። ስለዚህ ለምንድነው እንዲህ የሚሆነው? ሰዎችን ለማየት በመሄድ ጊዜ ብዙ ጊዜ ምንድነው እኔ ሁሉን ነገር በመንፈሳዊ እንትን ማየት። አይን ማየት እመርጣለሁ። እና እንደዚህ ስመለከተው ከአምላክ ጋር ትክክል በማልሆን ጊዜ። ኃጢአትን ሰርቼ ሳልናዘዝ በስትክክል በፊቱ ሳልቀርብ እንዲህ አይነት። ነገሮች ሲሆኑብኝ ጊዜ። ሰወችን ለመቅረብ እፈራለው በቃ ማውራት እራሱ ይከብደኛል ማለት ነው። ጭራሽ ነው የሚከብደኝ ለማየት። ከዛስ እንዴት ነው የምታየው? ደግሞ ካላችሁኝ ሙሉ በሙሉ ተቃራኒ ማለት ነው። ከጌታ ጋር ከጌቴ ጋር ተናግሬ አምላክን አምልኬ በስትክክል ደግሞ ወደ ሰዎች ስወጣ። ልነጋገር ስሄድ ምንም አይከብደኝም ስለዚህ ሰዎችን በአይን እመለከታለሁ። ስለዚህ እንደዚህ አይነት ሁኔታዎች አሉ።

እኔ ለመልበስ ፈታ ያለ፤ ረጋ ያለ፤ ብዙ የሚካበድ ያልሆነ ልብስ ይመቸኛል። እንግዲህ በበዓል ጊዜያቶች ራሱ የማያስፈልጉ አይነቶችን መደራረብ እንዲህ ለማማር መታገል እንደዚህ አይነቶች ልብሶች መልበስ ይደብረኛል። በእርግጥ ቀለል ያሉ በትክክል ስራን መስራት የሚያቀሉና፤ ሁሉም ነገሮችን ደግሞ የማያከብዱ አይነቶች ልብሶችን እመርጣለሁ።